አይን ማለት ግንባራችን ከግንባራችን በታች ያሉ ሁለት ነገሮች ሲሆኑ ለማየት የሚያገለግሉን ናቸው። እንደሚታወቀው ስለ አይን ብዙ ነገር ልናወራ እንችላለን። ከአይን ጋር ተያይዞ ብዙ የተዘፈኑ ዘፈኖች አሉ። አይን ብዙ አይነት ጥቅሞች ይሰጣል። አይን ስላለን ብቻ እንደፈለግን እያየን መኖር እንችላለን። ስለዚህ አይን በጣም ከሰውነታችን አካላት በጣም ጠቃሚውና አስፈላጊው ነገር ነው ለመኖር በጣም አስፈላጊው ነገር ነው። በአይናችን እናነባለን በአይን እናያለን በአይን ማስተላለፍ እምንፈልጋቸውን መልእክቶች እናስተላልፋለን። ብዙ ጊዜ እንደውም በአይን ያወራሉ ሰዎች ወይም በአይን ሰዎች ከሰዎች ጋር ይግባባሉ። ስለዚህ የአይን ጥቅም ፈርጀ ብዙ ነው ብለን መናገር እንችላለን ማለት ነው። ለምሳሌ እኔ በአይኔ የሰራኋቸውን ስራዎች ለማውራት ብፈልግ ለምሳሌ በአይኔ ብዙ ነገሮችን አንብቤያለሁ። በአይኔ ብዙ ቦታዎችን አይቻለሁ። በአይኔ ብዙ መልእክቶችን አስተላልፌያለሁ። ስለዚህ አይን ስንኖር በጣም አስፈላጊ ነገር እንደሚታወቀው ለምሳሌ መንገድ ላይ ስንሄድ አይን ከሌለን ከሰው ጋር ልንጋጭ እንችላለን ከፖል ጋር ልንጋጭ እንችላለን መኪና ሊገጨን ይችላል። ስለዚህ አይን ወሳኝ ነገር ነው። አይን ወሳኝ መሆኑን ለመግለጽ አይንን በመጠቀም ብዙ ሰዎች የተለያዩ ነገሮችን ሊናገሩ ይችላሉ። ለምሳሌ ቦታ መግዛት ብንፈልግ ይሄ ቦታ እኮ አይን ቦታ ነው ይባላል። ምን ለማለት ነው? በጣም ለሁሉም ነገር ጠቃሚ አስፈላጊ ለስራ ምቹ ለኑሮ ምቹ በብዙ አንግል የተሻለ ጥሩ ቦታ ነው የሚለውን ሀሳብ ለማስተላለፍ ይሄ ቦታ እኮ አይን ቦታ ነው እንላለን በዚህም ምክንያት ነው። ብዙ ዘፋኞች ስለ አይን የዘፈኑት ብዙ ዘፋኞች በአይን መልእክት ያስተላለፉት ብዙ ዘፋኞች የአይንን ጥቅም በደንብ ለመግለጽ የሚሞክሩት ማለት ነው። ብዙ ብዙ ጊዜ አይን የሌላቸው ሰዎች ልባቸው አይናቸው ልባቸው ነው ይባላል። ያ ማለት ማንኛውም ሰው ካለ አይን መኖር እንደማይችል የሚያሳይ ነው ማለት ነው። ስለዚህ አይን ለሁላችንም በጣም አስፈላጊ ነገር ነው። የሰውነታችን አንድ አካል ነው። ከግንባራችን በታች የሚገኝ ነው። ሁለት የተለያዩ ግራና ቀኝ ሁለት አይኖች አሉን። እንደ እሚታወቀው ብዙ ብዙ ጊዜ ሰው ሁለት አይን አለው ወይም ደግሞ ሰው ሁለት አይን እንዳለው ማረጋገጥ እንችላለን። ግን በአንድም በሌላም አማካኝነት አይን ሊጎዳ ይችላል ስለዚህ የአይናችንን ብርሃን ላለማጣት ወይም አይናችንን ሰላማዊ ለማድረግ አይንን የሚጎዱ ነገሮችን ማስወገድ መቻል ይኖርብናል። ለምሳሌ ፀሀይ ላይ ነጭ ነገሮችን ለማየት እምንደፍር ከሆነ አይናችን ሊጎዳ ይችላል። እንዲሁም አሁን በዘመናችን ብዙ ነገሮችን የምንከታተለው በስልካችን ነው። ስልካችን ደግሞ ከፍተኛ የሆነ ብርሃን አለው። ስለዚህ ጨለማ ቦታ ሆነን እነዚህን ከፍተኛ የሆኑ ብርሃኖች በአይናችን በምናይበት ጊዜ የአይናችን ብሌን ሊጎዳ ይችላል። እንዲሁም ብዙ ሰአታችንን ስክሪን ላይ እምናሳልፍ ከሆነ እንደዚሁ አይናችን ይጎዳል። ብዙ ሰአታችንን ከቴክኖሎጂው ካመጣቸው ጉዳዮች ጋር ለምሳሌ የተለያዩ ጨዋታዎች አሉ በመስመር ላይ የሚኖሩ ጨዋታዎች እነዛ አይነቶች ነገሮች ላይ ብዙ ሰዓታችን እምናሳልፍ ከሆነ ለአይናችን እንክብካቤ የማናደርግ ከሆነ አይናችን የመጎዳት እድሉ ሰፊ ነው እሚሆነው ማለት ነው። እንደሚታወቀው ብዙ ጊዜ ከተወለድን በኋላ የሚፈጠሩ የአይን ችግሮች ሰው ሰራሽ የአይን ችግሮች ናቸው። ነገር ግን ስንወለድ አብሮ የመጣ የአይን ችግር ከሆነ ያ ተፈጥሮአዊ የአይን ችግር ይባላል። ስለዚህ ብዙዎቹ ሰዎች አይነ ስውር እሚሆኑበት ትልቁ ምክንያት አይናቸውን ስለማይንከባከቡና ለዓይናቸው ማድረግ ያለባቸውን ጥንቃቄ ስለማያደርጉ ነው። ብዙ ሰው የተለያዩ መነጽሮችን አይኑ ላይ ይጠቀማል። ይሄ ነገር እሚያሳየው ምንድነው? አንድም ሰዎች አይናቸውን ከጉዳት ለመከላከል ነው። በሁለተኛም ደረጃ አይናቸውን በአንድም በሌላም በተለያዩ አጋጣሚዎች ከጎዳ ከጎዱ በኋላ ያንን ነገር የሚያስተካክልላቸው ወይም ያላቸው ጉድለት ወይም አይናቸው ላይ የመጣውን ችግር በሀኪም አማካኝነት ከተመረመረ በኋላ ያንን ጉዳት የሚቀንስላቸው ለምሳሌ የማየት ችግር ካለባቸው ማየት የሚያስችላቸው መነፀር ይጠቀማሉ ወይም ደግሞ ለማንበብ የሚከብዳቸው ከሆነ ማንበብ እንዲችሉ የሚያስችላቸው መነፀር ይታዘዝላቸዋል ማለት ነው። በዚህ ጊዜ ግን ለምሳሌ ብዙ ሰዓት ኮምፒውተር ላይ የሚያሳልፍ ሰው። የተለያዩ መነጽሮችን ይጠቀማል። ለምንድነው እነዛ መነጽሮች የሚጠቀመው? የአይኑን ጤንነት ለመጠበቅ ማለት ነው። ስለዚህ አይን ከሰውነት አካላችን ሁሉ በጣም ወሳኝ እና አስፈላጊ ነገር ነው። ስለዚህ ለአይናችን እንክብካቤ ማድረግ አለብን። አይን በጣም ትልቅ ነገር

አርብ ማለት የሳምንቱ አምስተኛ ቀን ነው። እንደሚታወቀው በእኛ ሀገር የተለያዩ ቀናት አሉ ቀኖቹም ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜና እሁድ ናቸው። ከእነዚህ ከሳምንቱ አምስት ቀናት ውስጥ ከሳምንቱ ሰባት ቀናት ውስጥ አምስተኛው ቀን አርብ ነው። አርብ ብዙ ጊዜ በእኛ በሃይማኖታችን የሚታወቀው የጾም ቀን እንደሆነ ነው። ያም ማለት ከሃይማኖታዊ በተለይ በተለይ የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ከሃይማኖታዊ ይዘቱ ጋር ወይም ደግሞ ትውፊቱ ጋር ተያይዞ አርብ እና እሮብ የጾም ቀናት ናቸው ስለዚህ አርብ የጾም ቀን ነው። በአርብ ሁላችንም ሁል ጊዜ ቢያንስ እስከ ስድስት ሰዓት ከቻልን ደግሞ እስከ ዘጠኝ ሰዓት መጾም ግድ ይለናል። ስለዚህ በአርብ በአርብ እለት እንደዚህ አይነት ነገሮችን እናደርጋለን ወይም ደግሞ ከሃይማኖት አንፃር እንጾማለን ማለት ነው። ከዛ በተጨማሪ አርብ ቀን በጣም የሚገርም ቀን ነው። ምክንያቱም እንደሚታወቀው የስራ ቀኖች ብለን የምንወስዳቸው ከሰኞ እስከ አርብ ያሉትን ቀኖች ነው። ስለዚህ የሳምንቱ ከስራ ቀኖች የመጨረሻው ቀን ነው ማለት እንችላለን። ከዛ በኋላ አርብን ከጨረስን በኋላ ወይም ደግሞ እስከ አርብ ከሰራን በኋላ ቅዳሜና እሁድ የእረፍት ቀኖች የሚመጡበትን የሚያበስረን ቀን ስለሆነ ብዙዎቻችን አርብ ቀንን እናፍቃለን ማለት ነው። የመጨረሻው የስራ ቀን ስለሆነ ስለዚህ አንድ ሰው በተለይ በተለይ የመንግስት ሰራተኛ ሲሆን የመንግስት ሰራተኛ ብቻ ሳይሆን ሌላውም ሰው ከሰኞ እስከ አርብ ያለውን ጊዜ በጣም በአግባቡ ተጠቅሞ በጣም በብዙ ከባድ በሆኑ ስራዎች ውስጥ ሊቆይ ይችላል። ነገር ግን ልክ አርብ እንዳለቀ ወይም የአርብ ቀን ስራን እንዳጠናቀቅን ከዛ በኋላ የሚመጣው ሁለቱ ቀን የእረፍት ጊዜ ስለሚሆን ብዙ ጊዜ አርብን ብዙ ሰው ይናፍቃታል ማለት ነው። ለምሳሌ እኔ አርብን በጣም ነው የምወዳት አርብን የምወድባት የምወድበት አንድ ትልቁ ምክንያት ከሰኞ እስከ አርብ ድረስ ስራ ሰርቼ ከጨረስኩ በኋላ አርብ ምሽት ላይ በቋሚነት ከምሰራባቸ ከምሰራባቸው ስራዎች የምታቀብበትና ወደ እረፍት የምመጣበት ቀን በመሆኑ አርብን በጣም እወደዋለሁ። ሌላው ደግሞ አርብን እንድወድ ከሚያደርጉኝ ምክንያቶች አንዱ ሁልጊዜም አርብ ምሽት ከጓደኞቼ ጋር ወይም ከቤተሰቦቼ ጋር አንድ ላይ በመሆን የተለያዩ የስፖርታዊ እንቅስቃሴዎች ወይም ደግሞ የአካል ብቃት እንቅስቃሴዎችን እናደርጋለን። ምክንያቱም ቅዳሜና እሁድ የእረፍት ጊዜ ስለሆነ በአካል ብቃት እንቅስቃሴ አማካኝነት ድካም እንኳን ቢሰማን ተኝተን ጊዜያችንን ማሳለፍ እንችላለን ወይም ደግሞ የእረፍት ጊዜ መውሰድ እንችላለን። በዚህ ምክንያት አርብን ቀንን በጣም ነው የምወዳት። ከዛ ባሻገር አርብ ቀን ሲመጣ ብዙ የተለያዩ እቅዶችን የምናወጣበት ነው ማለትም አርብ ላይ ባወጣናቸው እቅዶች መሰረት ቅዳሜና እሁድን የተለያዩ ተግባራትን እናከናውናለን ማለት ነው። ከሰኞ እስከ አርብ ለምንሰራው ስራ እሁድ ማታ እቅድ እናወጣለን። ከዛ በኋላ በዚህ እቅድ አማካኝነት ከሰኞ እስከ አርብ ያለውን የጊዜያችንን በእቅዳችን መሰረት በአግባቡ እናከናውናለን ከዛ በኋላ አርብ ማታ ላይ ደግሞ ቅዳሜና እሁድ ስለምንሰራቸው ስራዎች የተለያዩ እቅዶችን እናወጣለን ማለት ነው። ስለዚህ አርብ ማታ ባወጣነው እቅድ መሰረት ቅዳሜና እሁዳችንን ወይም የእረፍት ጊዜያችንን በአግባቡ እናሳልፋለን ማለት ነው። ሁል ጊዜም ሰኞ ሰኞ ሲመጣ ትንሽ ከበድ ያለ ስሜት አለው ምክንያቱም ከእረፍት ነው ብዙ ጊዜ ወደ ስራ የምንመጣው ስለዚህ ጥቁሩ ሰኞ የተባለ ስያሜ የሚሰጠው ነው። ነገር ግን አርብ ሲመጣ ሁላችንም የምንናፍቀው ቀን ነው ምክንያቱም አርብ ሲመጣ ምንድነው የሚያበስረን? የእረፍት ጊዜን ያበስረናል ይቺን አርብ ቀንን ከሰራን በኋላ ቅዳሜና እሁድ እረፍት እንደሆኑ እንደመሆኑ መጠን አርብን በጣም እንፈልገዋለን ወይም እንወደዋለን ማለት ነው። ሌላው አርብን እንድወድ ከሚያደርጉኝ ሌሎች ምክንያቶች በተጨማሪ አርብ አርብ የተለያዩ ስልጠናዎች ይሰጣሉ። ከሰኞ እስከ አርብ ድረስ ስራ ላይ ከቆየን በኋላ በተለይ በተለይ አርብ ወደ ማታ ወይም አርብ ወደ ምሽት አካባቢ የተለያዩ ስልጠናዎችን እንወስዳለን በመስመር ላይ የሚሰጡ ስልጠናዎች ሊሆኑ ይችላሉ። ሌሎችም መደበኛና ቋሚ የሆኑ አጫጭር ስልጠናዎች ሊሆኑ ይችላሉ። ስለዚህ አርብን የበለጠ ምናፍቀው አንዱ የተለያዩ ስልጠናዎችን ስለምወስድ ነው። ሌላው ሌላው አርብን እንድናፍቅ ወይም እንድወደው ወይም እንዳስበው የሚያደርገኝ አርብ አርብ የሚተላለፍ የምወደው የቴሌቪዥን ፕሮግራም አለ። ስለዚህ አርብን በጉጉት እጠብቀዋለሁ ማለት ነው። በተለይ አርብ ምሽት ላይ የሚተላለፍ መደበኛ የሆነ ሁልጊዜም አርብ ምሽት ከሁለት ሰዓት እስከ ሶስት ሰዓት ተኩል ድረስ የሚተላለፍ የቴሌቪዥን ፕሮግራም አለ። ስለዚህ ያ ፕሮግራም የሚመጣበት ቀን ስለሆነ አርብን በጣም ናፍቀዋለሁ ማለት ነው። ምክንያቱም አርብ የሚተላለፈው ያ የቴሌቪዥን ፕሮግራም አጓጉይና በጣም ተወዳጅ ፕሮግራም ስለሆነ ማለት ነው። ስለዚህ አርብ ማለት የሳምንቱ አምስተኛ

ሩቅ የሚለው ቃል ቅርብ ለሚለው ቃል ተቃራኒ ነው ቅርብ ስንል አጠገባችን እንዳለ ወይም በቅርብ ርቀት እንዳለ ማውራት እንችላለን። ሩቅ የሚለው ግን በጣም ራቅ ያለ ቦታ በቀላሉ የማይደረስ ቦታ ወይም ደግሞ ለመሄድ የተለያዩ መንገዶች የምንጠቀምበት አይነት ቦታን ነው። ሩቅ የምንለው ለምሳሌ እዚህ ሆነን ሰማይ በጣም ሩቅ ነው ልንል እንችላለን ማለት ነው። ያ ማለት በምድርና በሰማይ መካከል ያለው ርቀት በጣም ሰፊ ስለሆነ ወይም በመካከላቸው የሚቀመጠው በኪሎሜትር የሚለካው ነገር በጣም ሩቅ ስለሆነ ወይም ደግሞ በጣም ሰፊ ስለሆነ ሩቅ እንለዋለን ማለት ነው። ለምሳሌ ዘፋኙ ምን ብሏል ሩቅ ምስራቅ ሳለው ብሎ ዘፍኗል ሩቅ ምስራቅ ስንል ከሀገራችን በጣም የራቀ ቦታ ለማለት ነው። ለምሳሌ ሩቅ ምስራቅ ብሎ የተናገረው ጃፓንን ነው። ስለዚህ ከኢትዮጵያ ጃፓን ድረስ በጣም ሩቅ ነው ማለት ነው። ወይም ደግሞ በጃፓን እና በኢትዮጵያ መካከል ያለው ርቀት በጣም ሰፊ ነው ማለት ነው። ስለዚህ አንጻራዊ ነው ሩቅ ስንል አንጻራዊ ነው ማለት ነው። ለምሳሌ እኔ የምሰራበት መስሪያ ቤት እና የምኖርበት ቤት በጣም የተራራቀ ነው። ስለዚህ የምሰራበት መስሪያ ቤት ከቤቴ ሩቅ ነው ብዬ ላወራ እችላለሁ ማለት ነው። ወይም ደግሞ ከምሰራበት ቦታ ቤቴ በጣም ሩቅ ነው ከቤቴ የምሰራበት ቦታ ሩቅ ነው ብዬ ልናገር እችላለሁ ማለት ነው። ይሄ የሚያሳየው ምንድነው? አንጻራዊ ነው ብያለሁ። ይሄን ማለት ለምሳሌ መሃል ከተማው የምኖርበት ሀገር መሃል ከተማው ከቤቴ ያለው ርቀትና የምሰራበት ቦታ ከቤቴ ያለው ርቀት በጣም ይለያያሉ። በአንጻራዊነት የምሰራበት ከተማ ከቤት ያለው ርቀት ቀረብ ይላል ከምሰራበት ቦታ ማለት ነው። ስለዚህ ርቀት በአንጻራዊ ነው የሚገለጸው ማለት ነው። ስለዚህ የምሰራበት ቦታ ከምኖርበት ቦታ በጣም ሩቅ ነው። ነገር ግን የምሰራበት ቦታ ከ ከከተማ ወይም ደግሞ ከመሃል ከተማው ከምኖርባት ከተማ ወይም ከምኖርባት አካባቢ ያለው ርቀት በአንጻሩ በትንሹ በመጠኑ ሩቅ ነው ልል እችላለሁ ማለት ነው። ስለዚህ ርቀት የሚገለጸው እንደ እንደየሁኔታው ነው። ለምሳሌ ብዙ ጊዜ ወደ መናሃሪያ ሲሄድ ከምኖርበት ቦታ መናሃሪያው በጣም ሩቅ ስለሆነ የሁለት ታክሲ ወይም የሁለት ፌር ማታ ታክሲ መጠቀም ግድ ሊለኝ ይችላል። ይሄ የሚያሳየው በአንጻራዊ ሌሎች ቦታዎች ከሚሄድባቸው ወይም አንድ ፌርማታ ከሚሄድባቸው ቦታዎች ይልቅ ወደ መናሃሪያ የሚሄድበት ርቀት በጣም ሰፊ ነው ማለት ነው። ለምሳሌ በሌላ መልኩ ርቀትን ለመግለጽ የምኖርበት ቦታ ከተወለድኩበት ቦታ በጣም ሩቅ ነው። በጣም ሩቅ ነው ስል። ለምሳሌ አሁን የምኖረው ወደ ደብረማርቆስ አካባቢ ነው። የተወለድኩበት ቦታ ደግሞ ሀረር የሚባል ቦታ ነው። ስለዚህ ወደ ሀረር ለመሄድ ከደብረ ማርቆስ አዲስ አበባ ድረስ አንድ የአውቶብስ ወይም የትራንስፖርት አውቶብስ እጠቀማለሁ ከዛ በኋላ ደግሞ አዲስ አበባ ከደረስኩ በኋላ የአንድ ቀን ጉዞ አድርጌ አዲስ አበባ ከደረስኩ በኋላ እንደገና ደግሞ ከአዲስ አበባ ወደ ሀረር እንደዚሁ በአንድ ቀን ወይም ከአንድ ቀን በላይ የሚወስድ የመኪና መንገድ አለ ማለት ነው። ስለዚህ ካለሁበት ቦታ የተወለድኩበት ቦታ በጣም ሩቅ ነው ማለት ነው። ስለዚህ ርቀትን ለመግለጽ የተለያዩ መንገዶችን ልንጠቀም እንችላለን ማለት ነው። በነገራችን ላይ አንድ ቦታ በጣም ሩቅ ከሆነ ጉዞአችን በጣም አድካሚ እንዳይሆን የተለያዩ መንገዶችን እንጠቀማለን ለምሳሌ በመኪና በጣም ሩቅ የሆኑ ቦታዎች የምንሄድ ከሆነ በጣም ድካም ይሰማናል። መንገዱን በጣም የሚያንገላታን ነው የሚሆነው። ስለዚህ ርቀቱን ማሳጠር መቻል አለብን ሩቅ ለሆኑ ቦታዎች ፈጣን የትራንስፖርት አገልግሎቶች መጠቀም አለብን ማለት ነው። ለምሳሌ አውሮፕላን ብንጠቀም በአውሮፕላን ሩቅ ቦታዎች ብንሄድ በቀላሉ በሰአታት ልዩነት መሄድ የምንፈልግበት ወይም መድረስ የምንፈልግበት ቦታ በቀላሉ ልንደርስ እንችላለን። ነገር ግን ሩቅ የሆኑ ቦታዎች መኪና ብንጠቀም ለምሳሌ ሩቅ የሆኑ ቦታዎች ባጃጅ ብንጠቀም ለምሳሌ በጣም ሩቅ የሆኑ ቦታዎች የተለያዩ እንደነ ሰረገላ ያሉ የትራንስፖርት መንገዶችን ብንጠቀም በቀላሉ አንደርስም መንገዱም በጣም ስለሚያገጫግጨን አድካሚ ይሆናል። ስለዚህ በጣም አስቀያሚ የሆነ ጉዞ ነው የሚሆንብን ማለት ነው። ስለዚህ ሩቅ የሆኑ ቦታዎችን

ቡናማ የከለር አይነት ነው። ከስሙ እንደምንረዳው ቡና የሚለውን ቃል ይዞ ቡናማ ማለት ቡናን የመሰለ ማለት ነው። ስለዚህ ቡናን የመሰለ ቀለምን ወይም ከለርን ቡናማ እንለዋለን ማለት ነው። ስለዚህ ቡናማ የሚለው ቃል የተወሰደው ቡና ከሚባለው ተክል ነው ማለት ነው። ቡናማ የሚባለው ከለር ብዙ ጊዜ በእኛ በኢትዮጵያውያን የአይናችን የብሌን ከለርም ተደርጎ ሊወሰድ ይችላል። ቡናማ በብዙ አይነት መልኩ ይገለጻል ለምሳሌ ቡናማ የሆኑ ልብሶችን ይኖራሉ። ቡናማ ወይም ቡናማ ከለር ያለው ለምሳሌ ባርኔጣ ሊኖር ይችላል። ቡናማ ከለር ያላቸው አይኖች ሊኖሩ ይችላሉ ብዙ ኢትዮጵያውያን ሁለት አይነት የአይን ከለር ነው ያለን። አንደኛው ቡናማ ነው ሁለተኛው ደግሞ ጥቁር ነው። ስለዚህ የአይናችን ከለርም በቡናማ ከለር ሊገለጽ ይችላል። በጣም ብዙ አይነት በቡናማ የሚገለጹ ነገሮች አሉ። ብዙ ሰዎች የቡና ማከነር ምርጫቸው እንደሆነ የሚገልጹ አሉ። ስለዚህ ቡናማን በተለያየ አይነት መንገድ ልንገልጸው እንችላለን ለምሳሌ ቡናማ ከለር ያላቸው መኪኖች አሉ። ቡናማ ከለር ያለው ልብስ አለ ቡናማ ከለር ያለው ቲሸርት አለ። ቡና ማከለር የሆኑ ጫማዎች አሉ። ለምሳሌ ሊስትሮዎች የሚቀቧቸው ጫማዎች አሉ ብዙ ጊዜ በሀገራችን ሶስት አይነት ቀለሞችን ይጠቀማሉ ሊስትሮች ማለት ነው። አንደኛው ጥቁር ነው ሁለተኛው ቡናማ ነው ሶስተኛ ደግሞ ክሬም የሚባል አለ። ስለዚህ ሊስትሮዎች ከሚጠቀሙባቸው ዋና ዋና ቀለሞች አንዱ ቡናማ ከለር ነው። ስለዚህ ብዙ ጊዜ በተለይ በተለይ ቆዳ ጫማዎች ከቡና ማከለር የሚሰሩ ጫማዎች እንዳሉ አውቃለሁ ለዛ ነው ቡናማ ከለር ቀለም የተዘጋጀው ማለት ነው። ስለዚህ ቡናማ ስንል ከለርን የሚገልጽ ነው ስለዚህ በቡናማ የሚገለጹ ብዙ አይነት ነገሮች አሉ። ለምሳሌ ቡናማ ከለር ያላቸው ከብቶች አሉ ለምሳሌ በሬ ልንገዛ ስንሄድ አንዱን ከሌላው ለመለየት ከለራቸውን እንጠቀማለን ስለዚህ ነጩን በሬ ቀዩን በሬ ጥቁሩን በሬ እንደምንለው ሁሉ ቡናማ ከለር ያለውን በሬ ልንል እንችላለን ማለት ነው። ለምሳሌ አንዳንድ ጊዜ ደላሎች ሲናገሩ እንደምሰማው ከሆነ የመኪና ምርጫ የሚመርጡ ሰዎች አሉ በተለይ ያገለገሉ መኪኖችን ሽያጭ ላይ በሚያውሉበት ጊዜ አይጥማ ከለር ቡናማ ከለር ነጭ ከለር እያሉ ይገልጻሉ ማለት ነው። ስለዚህ ከሚሸጡ መኪኖች መካከል የትኞቹ ናቸው? ብሎ ሲጠይቅ አንድ ደላላ ሰሞኑም ስሰማ ቡናማ ከለር ያላት መኪና ትሸጣለች ዋጋዋ ይሄን ያክል ነው። ስለዚህ ቆንጆ መኪና ናት ጥንካሬ አላት ስለዚህ ከሌሎቹ ይልቅ ቡናማ ከለር የሆነችውን መኪና ብትገዛ ጥሩ ነው ምናምን ብለው የማስታወቂያ ስራ ሲሰሩ አይቻለሁ ማለት ነው። ስለዚህ ቡናማ ስንል የቡኒ ከለር ወይም ደግሞ ቡናማ ማለት ቡኒ ከለር ያለው ማለት ነው። እንደሚታወቀው እኛ ሀገር ቡና ከተቆላ በኋላ የቡኒ ከለር አለው በዛም ምክንያት ቡናማ የሚል ስያሜ ይሰጠዋል ማለት ነው። ስለዚህ ቡናማ ከለርን በዚህ መልኩ መውሰድ እንችላለን። ስለዚህ ቡናማ የሚለውን ሀሳብ ከዚህ ጋር አገናኝተን ወይም አቆራኝተን ትርጉም ልንሰጠው እንችላለን ማለት ነው

ዘይት የሚለው ቃል የሚገልጸው ቅባትነትን ነው። የማንኛውም አይነት ቅባቶችን ልክ እንደ ዘይት ልንጠቀምባቸው እንችላለን ለምሳሌ ዘይቶች ብዙ አይነት ዘይቶች አሉ ለምሳሌ ለፀጉራችን የምንጠቀምባቸው ያ ማለት ጭንቅላታችን ላይ ልንቀባቸው የምንችላቸው ዘይቶች አሉ፤ ለምሳሌ የወይራ ዘይት የሚባል አለ፣ ለጭንቅላታችን ቆዳ የሚጠቅም ጭንቅላታችን ላይ ያለን ድርቀት የሚያስወግድ፣ ለፀጉራችን ጠቃሚ የሆነ ነገር የሚፈጥር፣ ከዛ ባሻገር እንደዚህ አይነት የወይራ ዘይት የሚባሉት ጭንቅላታችን ላይ ያሉትን የፀጉር መብቂያ ቀዳዳዎች የሚያጸዱና በቀላሉ እንዲበቅል የሚያደርጉ ያን ያክል አቅም ያላቸው ናቸው ስለዚህ ዘይት የሚለውን ነገር ወይም የሚለው ቃል ቅባትን ቅባትነት ያለውን ያለውን ነገርን የሚያመለክት ነው ያ ማለት የደረቀ ነገርን ለማለስለስ የሚጠቅም ነገር ነው ማለት ነው፤ ስለዚህ የፀጉር ዘይት አለ ማለት ነው አሁን በገለጽኩት አይነት፤ ከዛ ባሻገር ዘይት ስንል ለምግብነት የሚውልም ጭምር ነው። ብዙ ጊዜ ምግባችንን በምናዘጋጅበት ጊዜ ዘይት እንጠቀማለን ለምን አንደኛ ምግቡን ያጣፍጥልናል፣ ተፈጥሮአዊ የሆነ ነው በሁለተኛ ደረጃ ደግሞ ሆዳችን ውስጥ ይገባና ሆዳችን ውስጥ ያለን ድርቀት ሊያስወግድልን ይችላል። ያው ሆዳችን ውስጥ ለስላሳ ነገር ያስፈልገናል ለስላሳ ነገር እንዲህ እንዲሆን የሚጎረብጥን ነገር እንዳይሆን ዘይት እንጠቀማለን ማለት ነው። ያ ብቻ ሳይሆን ያው ቅድም እንደተናገርኩት ለማጣፈጫነትም የሚያገለግል ነው ማለት ነው፤ ስለዚህ በድሮ ጊዜ እናቶቻችን ዘይትን በብዙ አይነት መልኩ ያገኙት ነበር ወይም ያዘጋጁት ነበር መጅ ወይም ደግሞ የድንጋይ መፍጫ አዘጋጅተው ኑግን በመፍጨት ዘይትን ያገኙ ነበር ወይም ደግሞ ሙቀጫና ዘነዘናን በማዘጋጀት ከእንጨት የተሰራ ሙቀጫ፣ ከእንጨት የተሰራ ዘነዘናን አዘጋጅተው የተለያዩ የቅባት እህሎችን በመውቀጥ ዘይትን ያገኙ ነበር። ስለዚህ ዘይትን ለማግኘት የምንጠቀምባቸው የ የቅባት እህሎች ለምሳሌ እንደ ኑግ፣ እንደ ዘይት፣ እንደ እንደ ኑግ፣ እንደ ሰሊጥ፣ እንደ ተልባ፣ እንደ ለውዝ እና የመሳሰሉ የተለያዩ የቅባት እህሎችን በመጠቀም ዘይትን ይፈጥሩ ነበር። ዘይትን በብዙ ከብዙ አይነት ነገር ልናገኘው እንችላለን ከእነዚህ ነገሮች ብቻ ሳይሆን ለምሳሌ ከጥጥ ፍሬ ዘይት ይገኛል፣ ከጫቅማ ወይም ከጉሎ ዘይት ይገኛል፣ ለምግብነት ግን ብዙ ጊዜ የምንጠቀምባቸው ቅድም የገለጽኳቸው እነ ሰሊጥ፣ እነ ኑግ እና እነ ለውዝ ከመሳሰሉት ላይ የምናገኘው ዘይት ብዙ ጊዜ ለምግብነት የሚጠቅም ነው። ይሄ ብቻ አይደለም ለምግብነት የሚጠቅሙ ዘይቶች ብቻ አይደሉም በአለማችን ላይ የሚገኙት ብዙ አይነት ዘይቶች ይኖራሉ ለምሳሌ የመኪና ዘይት ወይም ደግሞ የተሽከርካሪዎች ዘይት የሚባሉ አሉ፤ የመኪና ዘይት የሚባለው ለመኪናው ጤንነት፣ ለመኪናው የተለያዩ አካላት መሆን እና አለማስቸገር የሚጠቅም የዘይት አይነት ነው ማለት ነው፤ ስለዚህ የመኪና ዘይት ብለን የምንጠቀመው ለምሳሌ ጎማው ላይ ያሉ የተለያዩ ጎማውን እንዲሽከረከር የሚያግዙ ነገሮች አሉ እነዛ ነገሮች በጥንቃቄ እንዲቀጥልና እንዲያገለግል የመኪና ዘይት እንጠቀማለን። ከዛ ባሻገር ለሞተሩ የሚያገለግል ደግሞ ሌላ የመኪና ዘይት አለ ስለዚህ ለሞተሩ ተብሎ የሚደረገው ዘይት ደግሞ ሞተሩ በአግባቡ እንዲያገለግል እንዳያስቸግርና በቀላሉ መጠቀም እንድንችል ሞተሩን በቀላሉ መዘወር እንዲቻል የሚያገለግል ነው። እንዲሁም ከመሪው ጋር የተያዙ ደግሞ የሚደረጉ ዘይቶች አሉ፣ ስለዚህ ለብዙ ተሽከርካሪዎች ብዙ አይነት ዘይቶች አሉ ማለት ነው። ለሞተር ሳይክል ራሱን የቻለ ዘይት አለው የሞተር ዘይት የሚባል እንዲሁም ለመኪና የራሱ የቻለ ዘይት አለው የመኪና ዘይት የሚባል ስለዚህ ለተለያዩ የተለያዩ የትራንስፖርት አገልግሎቶች የየራሳቸው የሆነው ዘይት አላቸው። በአቅሟ ብስክሌት ራሱ የራሷ የሆነ ዘይት አላት ያንን ዘይት የማትጠቀም ከሆነ ፔዳል አሁን በቀላሉ ማንቀሳቀስ ወይም መዘወር ወይም ማሽከርከር አይቻልም ማለት ነው፤ ስለዚህ ዘይትም በብዙ አይነት መልኩ ልንጠቀምበት እንችላለን ዘይት በጣም ለብዙ ነገር ወሳኝ የሆነ ነገር ነው። በዘይት አማካኝነት ብዙ ነገሮች ይለሰልሳሉ፣ ብዙ ነገሮች ይስተካከላሉ፣ ፀጉራችንም የዘይትን ግልጋሎት የሚጠይቅ ነው በዚህም አማካኝነት ዘይትን መጠቀም እንችላለን ማለት ነው፤ ስለዚህ ዘይት ለብዙ ነገር አስፈላጊ እንደሆነ ከዚህ በቀላሉ መረዳት እንችላለን። ዘይት ለመኪና፣ ለሰው፣ እንዲሁም ለተለያዩ ነገሮች ልንጠቀም እንችላለን። በቀላሉ ወጥ እንኳን ባይኖረን ዘይትን ከበርበሬ ጋር በመቀላቀል እንጀራ እንኳን በቀላሉ ልንበላበት ወይም እንደ ወጥ ሊያገለግለን ይችላል ማለት ነው ስለዚህ ዘይት ፈርጀ ብዙ የሆነ ጥቅም ያለው የወጥ ማጣፈጫ ለተለያዩ ስራዎችም የሚያገለግል ነው።